በልጅነት የምትወደው ጨዋታ ምን ነበረ? የሚለው ጥያቄ ያው በልጅነታችን ጓደኞቻችን ጋር በጣም ብዙ ጨዋታዎችን እንጫወታለን ለምሳሌ ሌባና ፖሊስ እንጫወታለን ዲሞር እንጫወታለን እግር ኳስ እንጫወታለን በቡድን በተገኘው አራትም አምስትም ስድስትም እስከ አስር ልጆቹንም አንድ ላይ በህብረት እንጫወት ነበር ከዛ በመቀጠል ደግሞ ዋና እንዋኛለን አገ ግርኳስ መረብ ኳስ እንጫወታለን በትምህርት ቤት ከትምህርት ቤት ውጪም እንደዚሁ ከጓደኞቻችን ጋር ተሰባስበን በሰፈር ላይ ጨዋታዎችን እንጨዋታለን የመሳሰሉት በጣም ብዙ ጨዋታዎችን እንጨዋታለን እኔ ግን በጣም የምወደው ጨዋታ እግር ኳስ ጨዋታ ነው በጣም ጎበዝ የሚባል ተጫዋች ነበርኩ በልጅነቴ ቆመቴ አጭር ቢሆንም ግን በጣም ፈጣን ብዙ ድሪብል እያደረኩኝ እያታለልኩኝ መጫወት የምችል በረኝነት ላይ መሳተፍ የምችል አጥቂም ሆኘ መጫወት የምችል አይነት ልጅ ነበርኩኝ እና በጓደኞቼ ዘንድ በጣም ተወዳጅ የሚባል ጨዋታዎችን የምጫወት ልጆች ልጅ ነበርኩኝ እና እንደዚሁ ሌባና ፖሊስ በምንጫወትበት ጊዜም እንደዚሁ በጣም ከማይያዙ ልጆች መካከል አንደኛው ነኝ ስለዚህ በጣም ብዙ ጨዋታዎችን እንጫወታለን በዛ ላይ ደግሞ እንደዚሁ ገጠቦች ገበጦች እንጫወታለን ላሜ ወለደች እንጫወታለን ስለዚህ ከእህቶቼ ጋር ደግሞ ቀለሞሽን እንጫወታለን የመሃል ባልገባ እንጫወታለን የመሃል ቅጥጥሎችን ጫወታ ነን እጅግ በጣም ብዙ ጫወታዎችን በጓደኞቼ ጋርም ከእህቶቼ ጋርም ሆነን እንጫወት ነበር እና በክረምት ወቅት ደግሞ እንደዚሁ ዋና እንዋኛለን ከብቶችን እዚያ ሄደን በምን አንድ በታጋጣሚ ነበር እና ብዙም ያስደስት ጫታችንን ጫት ነበር